የምትወደው የምትወደው መክሰስ ምንድነው? አጥበሎ የሚወደው ማክሰስ ትኩስ ነገር ነው። ውስጥ እሱም ያው ትንሽ ቀለል ያለ የሚገኘው እራት እስክደርስ ማለት ነው። መክሰስ ማለት ከምሳ እና ከራት መሃል ያለው ነው። እና ትኩስ ቀለል ያለ ለምሳሌ እነኚህ ቺፕስ የሚመስሉ ነገሮች ኮኩስ ሰው ገበያዎችን ቀለል ያሉ ምግቦችን ነው የምፈልገው። ለምን እራት ቶሎ እስኪደርስ ድረስ ማካከሻዎች ከመሆኑን ጋር ተለያይተው ከዛ በላይ ነገር ብዙም አያስፈልግም። ለማለት አያክልም